ምግብ ለሌሎች ማካፈል ትወዳለህ? አዎ እንግዲህ እምግቤን ለሌሎች እንግዲህ በአቅም ባለኝ አቅሜ በፈቀደ ለማካፈል እወዳለሁ እና እንግዲህ ብቻውን የበላ ብቻውን ይሞታል ነው ነገሩ እንግዲህ እና ነገር ብቻዬን ብበላ ብቻዬን እንትን ብለህ ብዙም ጥቅም የለውም እና ስለዚህ ለሌሎች አካፍዬ በአቅሜ ልክ እወዳለሁ ማካፈል እና

የስራ ቦታ ደህንነትህ እንዴት ነው? እንግዲህ የስራ ቦታ ደህንነት ጥሩ ነው በሚባል ደረጃ ነው ያለው የስራ ቦታ ደህንነት ከባድ አይደለም ጥሩ ነው። ስራ ቦታ ደህንነቴ በጣም አስፈላጊና ወሳኝ ነው። እና የስራ ቦታ ደህንነቴ በጣም ጥሩ አቋም ላይ ይገኛል እና ጥሩ ነው። ጥሩ ነው በሚባል ደረጃ ነው ያለው ስራ ቦታ ደህንነቴ ይህን ያህል አላሳሳቢ ነገር የለበትም። በጣም ጥሩ ነው።

በመስመር ላይ ቪዲዮ ትመለከታለሁ? አዎ በብዛት ያው እንግዲህ በመስመር ላይ ነው ቪዲዮ የምመለከተው በተለይ በዩቲዩብ እና ቲክቶክ ቢሆን ብዙን በመስመር ላይ ነው እንግዲህ ፌስቡክም ሊንክዴንም መስመር ላይ ነው ሰው የማየው ምክንያቱም ብዙ ዳውሎድ ማድረግ ፋይል ስልክ ውስጥ ማብዛት ጋላሪ መሙላት ስለሆነ ላይቭ ነው እዛው መስመር ላይ ነው የምመለከተው ቀጥታ እና አየሁ

ፀጉርህን መንከባከብ ትወዳለህ? አዎ ፀጉሬን መንከባከብ በቻልኩት አቅም እሞክራለሁ እወዳለሁ ፀጉሬን መንከባከብ በጣም ለሰው እይታም ለራሴም ውበት መንከባከብ ደስ ይለኛል ምክንያቱም ፀጉር መንከባከብ በጣም ጥሩ ነው። በማጠብ እንደውም የተለያዩ ነገሮችን ማድረግ በቅባት ዘርም ሊሆን ይችላል። እነሱን ማድረግ በጣም ጥሩ ነው ምክንያቱም የፀጉር ውበት የፀሩ ፀጉር ለውበትም በጣም አለ ውበት በጣም ጥሩ ነው።

የደንበኛ እርካታ ታሳውቃለህ? አዎ የደንበኛ እርካታን ግልጥ ለማድረግ ለማሳወቅ አድርጋ ጥረት አደርጋለሁ። ምክንያቱም ደንበኛን ንጉስ ነው። ደንበኛ በጣም ከሌለ ሁሉም ነገር የለም። እና ስራን ለመስራት ለደንበኛ እርካታን ታሳውቃለህ። ደንበኛ ጥሩ ነገር ሲያደርስ ሲሆንለት ጥሩ ሲደሰት እርካታን አሳውቃለሁ። እና ደንበኛ በጣም ወሳኝ ነገር ነው ለአንድ ስራ።

ሳንቲም ትቆጥባለህ? አዎ የተወሰነ በቻልኩት መጠን ሳንቲም ለመቆጠብ ሳንቲም እንትን ላይ በተለይ በባንኮች ለመቆጠብ ብዙ ጥረት አደርጋለሁ ያገኘኋት ሳንቲም። እንግዲህ የሰራሁበት፣ የለፋሁበት የጣርኩት፣ የጋርኩትን እንግዲህ ለፍቼ ያመጣዋትን ሳንቲም ሙሉ በሙሉ ማጥፋቱ ጥሩ ስላልሆነ ለመቆጠብ ጥረት አደርጋለሁ እንግዲህ ባለኝ አቅም ይሄን ያህል። ገቢ እዚህ ግባ ሚባል ባይሆንም ከለት ፍጆታ ባያልፍ

ስለ በልጅነትህ የመኖሪያ ቤት ንገረኝ? እንግዲህ በልጅነቴ የምኖረው ገጠር ተወልጄ ነው ያደኩት ቤታችን እንግዲህ ጭቃ በጭቃ የተሰራ ከላይ ጣራው ደግሞ ቆርቆሮ የሆነ በእንደዛ አይነት ነው። እድገት ያደኩት ስለዚህ በልጅነቴ ያው ከብት በመጠበቅ ከብቶችን በማገድ በገጠር ነው። አዲጌ ስለዚህ ከከተማ ቅርብ ርቀት ላይ ቢኖርም ገጠር ስለሆነ በዛ ነው። ያደኩት

የስራ ቦታ እንዴት ነው? የትራ ቦታዬ ጥሩ ነው የትራ ቦታዬ እንግዲህ ጠንካራ የጉልበት ስራም ቢሰራበትም በጣም ጥሩ ነው። በጣም እሕ አሪፍ ነው ምክንያቱም የስራ ቦታ ነው ባለበት ከባድ ነው ያው የስራ ቦታዬ ምክንያቱም ጉልበት ስራ ነው ያለው ሁሌ ሰው ጉልበት ስራ መስራት ደግሞ በጣም ሃርድና ከባድ ነገር ነው አንዳንዴ ቀለል ያሉ ስራዎችን መስራት ያስፈልጋል ስለዚህ ከበድ ያለ ነው።

ከአለቃህ ጋር ግንኙነት አለክ? አዎ ከአለቃዬ ጋር እንግዲህ ከአሰሪዬ ጋር ግንኙነት አለኝ እንግባባለን እናወራለን ደግሞ እንጨዋወታለን የተለያየ ነገር እናደርጋለን ስለዚህ ከአለቃዬ ጋር ከስራ ቦታዎችም እንግዲህ ብዙ የመግባባት የመነጋገር ነገር አለ እንግዲህ እንደዛ ስናደርግ ለስራችን መሳለጥ ለስራችን ሂደት እንዲሁም ለስራችን ክንውን በጣም ስለሚጠቅመን ካለቃዬ ጋር በመነጋገር በጣም ቀረቤታ ምግባባታ

ዜና በመስመር ላይ ታነባለህ? አይ እኔ ዜና በመስመር ላይ አላነብም ዜና በመስመር ላይ ያው ለማንበብ ወደፊት ዝግጅት እያደረኩ ነው አሁን ባለው ግን ዜና በመስመር ላይ አላነበብም ምክንያቱም ያለው እንትን ምቹ ቢሆንም የተለያየ ዲጂታል ፕላትፎርም ቢኖርም ግን እኔ እስካሁን ዜና ላይ አምብቤ ወይም ትኩረት ሰጥቼ አላውቅም ግን ለወደፊት እየተዘጋጀሁ ነው ለማንበብ የራሴን እንትን ለመክፈት ዝግጅት እያደረኩ እገኛለሁ በመስመር ላይ እያደረኩ የተለያዩ ገንዘቦችን ለማግኘት ጥረት እያደረኩ እገኛለሁ

ለምን ያህል ጊዜ በዚህ ስራ ሰርተሃል? እንግዲህ በዚህ ስራ ከተለያዩ እየ የ ኤአይ ወይም አርቲፊሻል ኢንተለጀንስ ሴንትሮች ጋር እንግዲህ ከአንድ አመት በላይ ሆኖኛል የተለያየ ፕላትፎርም ቢሆንም እንግዲህ ከአንድ አመት በላይ እየሰራሁ እገኛለሁ ስለዚህ ይሄኛው ደግሞ ወደ ሁለተኛው ሶስተኛ የዲጂታል ሲወር ግን አሁን ባለበት ከአንድ ሁለቶች ጋር ከአንድ አመት በላይ ሆኖኛል፤ እየሰራሁ ያለሁበት ይሄ ሶስተኛ ይመስለኛል እና ከአንድ አመት አልፎኛል

ወደ የትኛው ቦታ ተጉዘህ ታውቃለህ? እንግዲህ እዚሁ ሀገር ውስጥ በተለያዩ ከተማዎች እጓዛለሁ እንግዲህ ከአዲስ አበባ ተነስቼ ወደ ባህር ዳር። ከአዲስ አበባ ተነስቼ ጎንደር ከአዲስ አበባ ተነስቼ ወደ ኦሮሚያ ወዳሉ ቦታዎች ተጉዤ አውቃለሁ። እንግዲህ እነዚህ ቦታዎች ለስራም ይሁን ለስራ ነው ብዙ በብዛት ወደዛ የተጓዝኩት እንግዲህ በዛ አጋጣሚ ወደዛ የመጓዝ ነገር ገጥሞኛል። እንግዲህ ባለው ሁኔታ አገር ውስጥ ብቻ ነው እዛው የተጓጓዝኩት እንጂ ሀገሮች ወጥቼ አላውቅም።

በቀን ምን ያህል ውሃ ትጠጣለህ? በቀን እንግዲህ ከአንድ ተኩል እስከ ሁለት ሊትር እጠጣለሁ። ውሃ እንግዲህ ለጤንነት በጣም ለኩላሊት ለደም ርጭት ለልብ እንዲሁም ለተለያየ ውሃ በጣም ጠቃሚ ነው። ውሃ እንግዲህ በኔ ውሃ ካልጠጣሁ እንግዲህ ለመንቀሳቀስ ስራ ለመስራት ስለሚከብደኝ። ውሃን እንግዲህ እስከ ሁለት ሊትር ባለው በቀን እጠጣለሁ። እንግዲህ ይሄ ፈሳሽ የግድ መውሰድ ስላለብኝ እጠጣለሁ። ውሃንና በደንብ የሚያረካ ደስ የሚል መጠጥ ነው ውሃን መጠጣት በጣም ጥሩ ነገር ነው።

ዋይፋይ ትጠቀማለህ? ዋይፋይ እንግዲህ አንዳንዴ ወደ ህዝብ ካፌ ወይም ካፌዎች ባሉበት ሆቴሎች ባሉበት ስሄድ እጠቀማለሁ እንግዲህ ቤቴ ላይ በዳታ ነው የምትጠቀመው እና ዋይፋይ እጠቀማለሁ ባገኘሁት አጋጣሚ ወደ ከተማ ወጣ ብዬ ልክ ወደ ሆቴል ካፌዎች እንዲህ ልዝናና ስሄድ ዋይፋይ ነው በህዝብ ዋይፋይ የምትጠቀመው እና ዳታን ብዙም ዳታ ነው የምትጠቀመው የሞባይል ዳታዬን ቀጥታ ስልኬን እየከፈትኩት እዚያው ባለኝ ዳታ ነው የምትጠቀመው

አስተያየት መቀበል ትወዳለህ? አስተያየት እንግዲህ ግዴታም ነው መቀበልም እወዳለሁ። ምክንያቱም አስተያየት ህይወትን ሊያስተካክል ይችላል። አስተያየት የስራንም ከሆነ ስራን ያስተካክላል። አስተያየት ብዙ ነገር ነው የሚጠቅመው። አስተያየት የተቀበለ ሰው በህይወቱ ለውጥ ያመጣል። ምክንያቱም አስተያየት የማይቀበል ሰው ከሆነ ግን በህይወቱ ወይም በስራው ለውጥ ሊያመጣ አይችልም። አስተያየት መቀበል ግዴታ ነው በስራ ዘርፍ ላይ አስተያየት ስንቀበል ለስራችን ለውጥ፣ ለስራችን አስተያየት መቀበላችን በጣም ለውጥ እድገታችን በጣም የተሳለጠ ይሆናል። ሶ አስተያየት ሲቀበል እድገቱ በጣም ወሳኝና መሰርታዊ ነገር ነው የሚሆነው ማለት ነው።

የመንገድህን ስም ታውቃለህ? አ የመንገዴን ስም አውቃለሁ። የመንገድ ስም እንግዲህ ብዙውን አሉ አሁን በቦሌ አራብሳ መንገድ ስሄድ አለ ቦሌ ሮዋንዳ መንገድ አለ፤። ማሞ ድልድይ ማሞ ማዞሪያ ብዙ አይነት ስም ነው መንገድ ያለው እና አውቀዋል ምክንያቱም የስም ስያሜ ስላላቸው ብዙ አይነት አውቃቸዋለሁና በዛ አጋጣሚ ካልሆነ ከተማውን ለማወቅ ስለሚከብድ። የግድ ከተማ በሰፋ ቁጥር ከተማ ባደገ ቁጥር ከአንድ ቦታ ደግሞ አንድ ቦታ ለመሄድ የግድ የከተማ ስም መንገድ ካላወቅኩ አቅጣጫዎችን ካላወቅኩ ሰውና በዚህ ሲለኝ የመሄድ መንገድ ስለሚጠፋኝ የግድ የከተማ መንገዶችን ዝም አውቃለሁ።

ቀልድ መናገር ትወዳለህ? አዎ ቀልድ መናገር ደስ የሚል ነገር ነው። ቀልድ መናገር በጣም ለራስም ለሰዎችም በጣም የሚያስደስት የሚያዝናና ነገር ነው። ቀልድ በጣም ብዙ ነገሮችን ያዳብራል። ቀልድ ስንናገር ሰዎችን የምናዝናናበት ለራሳችን የምንዝናናበት ነገር ስለሆነ እና ቀልድ በጣም አሪፍና መሰረታዊ ነገር ነው። ቀልድ ወሳኝ ነገር ነውና። ቀልድ ስንናገር በጣም በጣም ጥሩ ነገር ነው ብዬ አስባለሁ። እንግዲህ ቀልድ በጣም አሪፍ ነው። እና ቀልድን በመናገር ቀንን ማሳመር ይቻላል

ቡና ወይስ ሻይ ትመርጣለህ? እንግዲህ ለኔ ሁለቱም አሪፍ ናቸው ቡናም ሻይም በጣም ጥሩ የሚባሉ ነገሮች ሲሆኑ። እንግዲህ ቡና ነው ምርጫዬ አድርጌ የምዋስደው ቡና እንግዲህ እኔ በሰፊው እጠቀማለሁ። ቡናን በደንብ ነው የምትጠቀመው ምክንያቱም ለስራ ስገባ ለተለያየም ነገር ሳደርግ ቡናን በደንብ የመጠቀሙ ነገር አለ። ምክንያቱም ቡና ድብርትን ያስለቅቃል ቡና ከድብርትም አልፎ ለተለያየ ነገር ይጠቅማል እና ቡና ነው ምርጫዬ

መብረቅ ትፈራለህ ነው አዎ መብረቅ የሚያስፈራ ነገር አይደለም መብረቅ በጣም የሚያስፈራ እንደ መብረቅ የሚያስፈራ ነገር የለም መብረቅ እንግዲህ በብዙ አይነት ነገር ይፈጠራል በተለይ ገጥራማው ጫፉ ላይ በጣም መብረቅ በጣም ነው የሚያስፈራው መብረቅ በጣም እንግዲህ ከባድ ድምጽም ስላለው ጉርምምተው በጣም ትልቅ ስለሆነ በጣም ነው የሚያስፈራው ምክንያቱም መብረቅ በጣም ከባድ ነገር ነው እስከ ህይወት ማጥፋት የሰው ልጅ መግደል የተለያየ እንስሳትን መግደል እንዲሁም ዛፎችን እንኳን መገነጣጠል የሚችል ስለዚህ በጣም መብረቅ በጣም ከባድ እና አስፈሪ ነው።

ምን አይነት ጫማ ትወዳለህ? እኔ እንግዲህ ጫማ የምወደው በስኒከር መልክ ሆኖ እነዚህ ስኒከሮችን በጣም ነው የምወዳቸው። እና እንግዲህ ቆዳ ጫማም እንደ አግባቡ ቆዳ ጫማ በጣም አሪፍ አሪፍ ሆነው የተሰሩ አሉ። እንግዲህ ብዙን ቆዳም በተወሰነ መልኩ ብወድም እንግዲህ ቆዳ ጫማ የተወሰነውን ብወድም ግን ሲኒከር በጣም የምወደውና የማደርገው ሁልጊዜ የምጠቀመው ነገር ቢኖር ስኒከር ጫማዎችን ነው። ምክንያት የሆነ ምቾት አላቸው እንዲሁም ሰው ላይ ያምራሉ። ስለዚህ በጣም ነው ሁልጊዜም በማለት ደረጃ ምጠቀም ስኒከር ነው። እና ስኒከርን ነው ምወደው።

የስልክ ካሜራ ትጠቀማለህ? አዎ ስልክ ካሜራ እጠቀማለሁ የስልክ ካሜራየን በመጠቀም እንግዲህ ቪዲዮ ቀርጻለሁ ፎቶዎችን አነሳለሁ እና ስልክ ካሜራ ሁልጊዜ በሚባል ደረጃ ለተለያየ ነገር ነው የምጠቀመው እንዲሁም ለመረጃ ለማስረጃ የሚዘውም ስልክ ካሜራ ነው ስለዚህ በስፋት ደግሞ ፎቶ አንድ ሰው እንግዲህ ሁልጊዜ በሚባል ደረጃ በስልኬ ነው ለተለያየ ፕሮግራምም ሲኖር በስልክ ካሜራዬ ነው የምጠቀመው እንደ ሰርግ ልደት፣ የልጅ ልደቶች እንዲሁም የተለያየ የቤት ዝግጅት ሲኖር የሆነ ፕሮግራም ሲኖር እንግዲህ ፎቶ የማነሳው ወይም ካሜራ የምትጠቀመው በስልኬ ነው እንግዲህ አሁን ባለው የስልኬ ካሜራ መቶ ሜጋ ፒክስል ነው ስለዚህ በጣም አሪፍ ነው በሱ ነው ፎቶ የማነሳው

እድል እድል ነገር አለህ? እድል እንግዲህ ሰው ልጅ በተፈጥሮ እድል ተሰጥቶት ነው የሚወለደው እያንዳንዱ ግን የአንዱ የተሻለ እድል ይኖራል። የአንዱ ደግሞ እድሎች ብዙም ላይኖር ይችላሉ። እኔም እንደማንኛውም ሰው የተወሰነ እድል አለኝ። ግን በራሴ ከጣርኩ ከጣርኩ በኃላ ነው እድል እንጂ። ከሰው ስጦታ ከሰው እንዲሰጠኝ በሱ እድል የለኝም። እንግዲህ ያእድል አለ ብዬ አላስብም። ግን እንዲሁ ራሴ ሰርቼ ራሴ ሊሳካ ስለሚችል እሱ እድል በጣም ደስ ይለኛል

ምን አይነት ሳሙና ትጠቀማለህ? እንግዲህ ሳሙና የምትጠቅመው ሁለት አይነት ሳሙና ነው፤ ሶስት አይነት ሳሙና ፈሳሽ በዱቄትና በጠጣር እንግዲህ ሆነው የተሰሩትን ነው የምትጠቀመው ብዙም ሳሙና ለልብስ ፈሳሽ ነው የምትጠቀመው እንግዲህ ለረጸጉ ለፀጉር ለሰው ሻወርነስ መውሰጃ እንዲሁም ጠጣሩን ሳሙና እጠቀማለሁ እንግዲህ ለአንዳንድ ነጭ ልብሶች እንደ በሀገራችን ነጠላ ጋቢ ነገሮችን ለማጠብ ደግሞ ዱቄት ሳሙናን የተሻለ ጥራት ስላለው እሱን እጠቀማለሁ እንግዲህ በሀገራችን እሱን ነው የምጠቀመው

የምወደው ሽታ እንግዲህ፤ የምትወደው ሽታ ምንድነው? የምወደው ሽታ እንግዲህ በጣም ብዙ ነው። ሽቶዎች አሪፍ አሪፍ ሽቶዎች አሉ በጣም ማራኪ ሽታ ያላቸው እነሱ በጣም እወዳቸዋለሁ። እንደውም ሰንደሎች በጣም የተለያየ አይነት ሽታ ተጨምሮባቸው ስለሚደረጉ እነሱ በጣም ደስ ይሉኛል ብዙን ሳብታሚን የሚባለው ሰንደል አሁን በቃ ሽቶ ማለት ነው። እሱ በጣም ደስ የሚልና ውበት ያለው የሽታው ውበት በጣም የሚያውድ በጣም ጥሩ የሆነ ነው። እንዲሁም ዶደራንት ዶዶራንት እንግዲህ ብዙ አይነት ዶዶራንት አሉ። ብዙ እኔ የሆነ ጊዜ ፎግ የሚባል ድርጅት የዛ ምርት የሆነ በጣም ደስ የሚል ሽታ እና ሮያል በጣም ብዙ አሪፍ ነበሩ አሁን ባሉት ምርቶች እንግዲህ ይሄ ብዙም አሁን ያሉትን በስፋት ይገኛሉ። እነሱንም በጣማ አሪፋ አሪፋ አሉ።

የሙዚቃ መሳሪያ መጫወት ትችላለህ? በተወሰነ በሀገራችን ባህላዊ በሚባሉ የሙዚቃ መሳሪያዎች መጫወት እችላለሁ ለምሳሌ ክራር ክራር እንግዲህ በጣም በሀገራችን ተወዳጅና እንግዲህ ባህላዊ መሳሪያ ነው የትም ቦታ በተለይ በስፋት ሚገኘው ገጠራማ አካባቢ ነበር አሁን ደግሞ ከተማ ሆኗል። ዋሽንት እንግዲህ በስፋት የሚገኘው ገጠር አካባቢ ነበር አሁን ደግሞ። ወደ ከተማ እንግዲህ የሙዚቃ አንድ የሙዚቃ መሳሪያ ሆኖ ገብቷል እንዲሁም መሰንቆ። መሰንቆ እንግዲህ ለሙዚቃ ማጀቢያዎች ለተለያዩ እንግዲህ ለሀዘን በሀገራችን ለሀዘንም ሆነ ለተለያየ ነገር። ዋሽንትና መሰንቆ በጣም ጥቅም ላይ እየዋለ ይገኛል እንደውም አሁንም በስፋት የሚገኘው ከበሮ ነው። ከበሮን እንግዲህ በደንብ ሀገር ውስጥ ማለትም የትኛውም ሙዚቃ መሳሪያ ይጠቀመዋል እኔም መጠቀም እችላለሁ

የምትወደው ከተማ የት ነው? የምወደው ከተማ እንግዲህ ብዙን ደስ ከሚሉ ብዙ አይነት ከተሞች በውጪ ቢኖሩ እንደነ አሜሪካ ዲሲ የምወዳት በጣም ከተማ ነች እንዲሁም ዱባይ እና እንግዲህ አረቦች ካሉት ከተማ እነሱ በጣም ልዩ ውበት ያላቸው እንደ ሀገር ውስጥ አዲስ አበባ ባህር ዳር እና ሀዋሳ በጣም እና ናዝሪት በጣም የምወዳቸው ከተሞች ናቸው አዲስ አበባ እንግዲህ የራሷ ለመኖር በጣም እንግዲህ ስለሆነ ብዙ የምኖረው ደስ ትለኛለች ብዙ ውበት ባይኖራትም አሁን ግን ውበት እየመጣላት ይገኛል ውበት በጣም ተሰጥቷት እየተሰራች ነው የምትገኘው እና እንግዲህ አዲስ አበባ ብዙ ህዝብ ብዙ በጣም ብዙ ህዝብ በሚል በሚል ሚሊዮኖች አሉባት ከተማ ነች እና ብዙ ደስ ትላለች

በእጅ የሚሰራ ስራ ታደርጋለህ አዎ በእጅ የሚሰራ ስራዎችን ተገብራለሁ ከውናለሁ በእጅ የሚሰሩ ስራዎችን ብዙን በእጄ ለመስራት ነው ጥረቴ የማደርገው እንግዲህ በእጄ የሚሰሩ ነገሮች በእጅ ሲሰሩ በጣም አሪፍ ይሆናሉ። ለወጪም አይዳርጉም ወጭን ቀለል ያደርጋሉ። እና በእጅ የሚሰሩ ስራዎችን ብዙ እሰራለሁ አደርጋለሁ። እና ለዚህ እጅ ስራ በጣም አሪፍ እና መተር ታይም ስለሆነ በእጅ እሰራለሁ።

ማህበራዊ ሚዲያ ትጠቀማለህ ማህበራዊ ሚዲያም በሰፊው እጠቀማለሁ። በመጀመሪያ ደረጃ ፌስቡክ እጠቀማለሁ። ከዛ ዩቲዩብ እጠቀማለሁ እንዲሁም ቲክቶክ እጠቀማለሁ ሊንክድን እጠቀማለሁ ኢንስታግራም እጠቀማለሁ በሰፊ ብዙ ነው የምጠቀመው ያሉት የማህበራዊ ሚዲያዎች የምጠቀማቸው። እነዚህ ማህበራዊ ሚዲያዎች እንግዲህ ለተለያየ የሶሻል ምንጭ አሁን ደግሞ በጣም የገቢ ምንጭ እየሆኑ ስለሚገኙ እጠቀማለሁ። እነዚህን መጠቀም በጣም አሪፍና ዋነኛ ነገር ናቸው ብዬ አስባለሁ። እኔ ጥሩ ጥሩ ናቸው

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እንግዲህ እኔ ብዙ የምመርጠው በቤት መሆንን ነው። ምክንያቱም ጫጫታን ወከባን ለመሸሽ ብዙ ጊዜ ቤት ነው። የምሆነው እንዲሁም የተለያየ ስራን ለመምረጥ የስራዬን እንደዚህ አይነት ስራዎችን ስሰራ ለምሳሌ ላይ ሰው። ላይ አንድ ሰው ቮይስ ኤአይ ላይ ስሰራ ምንም ጫጫታ እንዳይገባ ምንም አይነት ድምጽ እንዳይገባ የግድ እቤት መሆን ስላለብኝ እቤት ሆኜ ነው። ብዙ ስራ የምከውን የምሰራው። እና ቤት መሆን ነው ብዙ ጊዜ ከውጭ ያልቅ ቤት መሆንን እመርጣለሁ። ነገር ግን አንዳንዴ ለመዝናናት ደግሞ የግድ ከውጭ መሆን አለብኝ። ውጭም የመሆኑን አጋጣሚ ይመጣል።

በስራ ጊዜ እረፍት ታደርጋለህ? እንግዲህ በስራ ጊዜ እረፍት ላደርግ እችላለሁ ምክንያቱም የማደርግበት ምክንያት ደግሞ ሲደክመኝ በጣም ስደክም ብዙ አይነት መድካም ስሜት ከተሰማኝ እረፍት ላደርግ እችላለሁ አለበዛ ግን እረፍት የሚባል ነገር የለም ምክንያቱም የግድ መስራትና መስራት ስለሆነ እረፍት ላደርግ አልችልም ስራዬን ነው የምሰራው ግን በስራ ጊዜ እረፍት ላደርግ የምችለው በጣም ሲደክመኝ ወይን ካመመኝ በዛ አጋጣሚ እንግዲህ እረፍት ላደርግ እችላለሁ ማለት ነው እና እረፍት ማድረጊያው እንደዚህ ሲሆን ነው።

የምትወደው ስፖርት ምንድነው? የምወደው ስፖርት እንግዲህ የእግር ኳስ ሲሆን የእግር ኳስ በጣም በሰፊው የምወደው ነው። እና አትሌቲክስም በጣም እወዳለሁ። እንዲሁም በ ቴክኒካል ወይም ቲኳንዶ በሚባለው እንግዲህ ቲኳንዶ በሚባለው ብዙ አይነት ያለ ሲሆን በዛም እወደዋለሁ። ግን ይሄ የእግር ኳስ የሚባለውን ጨዋታ ወይም ስፖርት በጣም ነው የምወደው። በልጅነቴም የመጫወቱ አጋጣሚ ገጥሞኝ ነበር። ሁሉም ላይ እሩጫው ላይም ያኛው ስፖርት ላይም ብሳተፍም ግን እንደ እግር ኳስ የምወደውም ሚያዝናናኝ ነገር የለም። አሁንም አለምን በጣም በሰፊው በትልቅ ደረጃ እያንቀሳቀሰ የሚገኘው የእግር ኳስ ነው። ለሱ ነው በጣም የምወደው።

ቀዝቃዛ የአየር ሁኔታ ትወዳለህ? እንግዲህ ቀዝቃዛ በጣም ቀዝቃዛ የሚባል አልወድም፤ ግን መካከለኛ የሆነ ቢያንስ እስከ አስራ አምስት ዲግሪ ሴንቲ ግሬድ ወረድ ያለ ከዛ በታች ከሆነ በጣም እኔ አልወድም። ሞቅ ያለች እኛ እስከ ሃያ ምናምን ባለው ዲግሪ ሴንቲ ግሬድ እና ስለዚህ ቅዝቃዜ አየር ሁኔታ አንዳንዴ በጣም ሙቀት ሲገባ እንጂ በኔ ጠዋት ተነስቼ ራሱ በጣም ስለሚቀዘቅዘኝ አልወድም፤ ግን እንደዚህ ቅዝቅዝ ያለ ሲሆን የጉልበት ስራዎችን ለመስራት ለማከናወን ግን በጣም ተመራጭ ስለሆነ የዛ ጊዜ የምወደው ነገር ይፈጠራል፤ እና ቀዝቃዛ የአየር ሁኔታ በጣም ከሞቃቱ የተሻለ ነው። ምክንያቱም ሲቀዘቅዝ በጣም ለስራም ሆነ ለእንትን በጣም ወሳኝ ነገር ነው። በተለይ ኩድ የሆነ ስራ ለሚሰር ሰዎች

ጥላ ወይስ ፀሀይ ትመርጣለህ? እንግዲህ እኔ ሁለቱን እመርጣለሁ። እንግዲህ ጥላ በሚያስፈልገኝ ጊዜ ጥላ ላይ እሆናለሁ ሳይ በሚያስፈልገኝ ጊዜ ፀሀይ እመርጣለሁ ምክንያቱም ጠዋት ተነስቼ አሁን ፀሀይ ላይ ካልሆንኩ ተላብሆን በጣም ቅዝጋዜው ብርዱ በጣም ስለሚከብድ። እሱንም አልችልም። እንግዲህ ደግሞ ፀሀይ በጣም እንግዲህ ከአራት ሰዓት ተኩል በኋላ አሁን ባለበት በጣም ትግላለች። የዛን ጊዜ ጥላ ላይ ነው የምሆነው። ጥላ ላይ ካልሆንኩ በጣም ከባድ ነው። የማቃጠሉ ወይም ሙቀቱ በጣም እያየለ ስለሚመጣ የግድ ወደ ጥላ እመርጣለሁ ማለት ነው። ስለዚህ ጠዋት ከአንድ ሰዓት እስከ ሶስት ሰዓት ባለው ፀሀይ ላይ የመሆኑን እመርጣለሁ። እንግዲህ ከ ሶስት ሰዓት ወይም ከአራስ ሰዓት እስከ አስር ሰዓት ባለው ግን ጥላ ላይ ጥላ መሆን ካልተቻለ በጣም ፀሀዩ ከባድ እና አሳሳቢ ነው

ገንፎ ትበላለህ ወይ? አዎ ገንፎ እንግዲህ እበላለሁ ገንፎ በሀገራችን በተለይ አራስ በምትወልድበት ወቅት ገንፎ በጣም ይካሄዳል። እንዲሁም ቁርስ ቁርስ አልፎ እንዲሁም አሁን በተለይ ሆቴል ውስጥም የተጀመረበት ነገር አለ። እና ገንፎን በጣም ሸኔያል። ሙሉ በሙሉ ለሁልጊዜም ባልጠቀመው ግን ገንፎ በላለሁኝ። ገንፎ አሪፍ ሀይል ሰጭም ምግብ ስለሆነ በጣም ጥሩ ነው። ሀይል ይሰጣል ሙቀት ያሞቃል። እና ገንፎን እመገባለሁ

በባህላችሁ ሰርግ እንዴት? ይከናወናል እንግዲህ በባህላችን ብዙ አይነት የሰርግ ክንውን አለ። እንግዲህ ባህላዊ በሚባል መልኩ በጣም ብዙ አይነት የሰርግ ክንውን አለ። እንግዲህ ባህላዊ በሚባል። በገጠር አካባቢ እንግዲህ በፈረስ የሚካሄድ ሰርግ አለ። እንዲሁም በከተማ ደግሞ በጣም የዘነጠ ሊሞዚን ሊሞዚን መኪና ወይ በተለያየ ነገር ይሰረጋል። እንግዲህ በገጠር ያለው ወይም ባህላዊ ተብሎ የሚሰረገው በጣም አዝናኝና ደስ የሚል ማናቸውም ሰው የማይረሳው ሰርግ ቢኖር የገጠሩ ሰርግ ነው።

የይለፍ ቃልህን ትጠብቃለህ? አዎ የይለፍ ቃሌን ለመጠበቅ እሞክራለሁ። ምክንያቱም የይለፍ ቃል አንዴ ከተላለፈ አንዴ በሌላ ሰው እጅግ ከገባ። ብዙ አይነት የመመዝበር ብዙ ገንዘብ የማጣት ነገር ስላለ የይለፍ ቃሌን። በተገቢው መልኩ ለመጠበቅ እሞክራለሁ ምክንያቱም የይለፍ ቃል በጣም ወሳኝ እና መሰረታዊ ነገር ነው። አንድ ለአንድ ዌብሳይትም ሆነ ለአንድ እንትን የይለፍ ቃል በጣም ግዴታና አስፈላጊ ከመሆኑም ጋር ተያይዞ የየለፍ ቃልን አሳልፎ መስጠት በጣም ዋጋ ያስከፍላል

በየትኛውም ቀን ወደ ገበያ ትሄዳለ? አዎ እንግዲህ ቀን ምንም መገደብ አያስፈልግም በየትኛውም በተለይ ሮብና ቅዳሜ ገበያ ቀን ስለሆነ ባለሁበት ገበያ ዘወትር አለው ግን በአዘቦትም የሆነ በየትኛው ቀን እንግዲህ ወደ ገበያ እሄዳለሁ ምክንያቱም አስፈላጊ የቤት ነገር ካለቀብኝ የቤት አስሜዛ ካለቀ እሄዳለሁና በየትኛውም ቀን ከሰኞ እስከ እሁድ ባለው ቀን አስቬዛ የቤት አስቬዛ ካለቀ እሄዳለሁ።